እሺ አመሰግናለሁ ከዚህም በፊት የተለያየ ስልኮችን እጠቀም ነበረ። የ የተለያየ ስልክ አለ ለምሳሌ ሳምሰንግን ብዙ ጊዜ ተጠቅሜዋለሁ። ቴክኖ ሞባይሎችን ብዙ ጊዜ ተጠቅሜያለሁ። አሁን የተጠቀምኩበት ያለው ስልክ ሳምሰንግ ይባላል ሳምሰንግ ኤም አስራ አራት ነው። እንዲሁም ከዚህም በፊት የተለያዩ እንደ ቴክኖካሞን ሰርቲን ብዙ አይነት ስልኮችን ተጠቅሜያለሁ። በርግጥ ሳምሰንግ ለኔ የተሻለ ምርጫ አለው። እንዲሁም ስልክ ለመግዛት ስመርጥ ደግሞ የተለያዩ እንትኖችን እጠቀማለሁ። ከ ከዋጋም አንፃር እንዲሁም ከኳሊቲም ከስልኩ አሪፍነትም አንፃር አይቼ ነው ስልክን መርጬ የምገዛው። እንዲሁም እነዚህ ሳምሳንጎች ደግሞ በጣም በኳሊቲም ይሁን በሁሉም ነገር በጣም ምርጥ ስልኮች ናቸው። እንዲሁም በጣም ምቹ ናቸው ለመያዝም ሆነ ለምንም ማለት ነው። አሁን ሌላ ስልኮች ጋር ስናነጻጽረው የባትሪ ላይፍም በጣም ትልቅ ልዩነት ያመጣል። አሁን ከነ ኢንፊኒክስ ከነ ቴክኖ ጋር ስናወዳድረው ሳምሰንግ በጣም ተመራጭ ነው። በአብዛኛውም ሰው ቴክኖን ሳይሆን ሳምሰንግን በጣም ይመርጣል። ዋጋውም ደግሞ ሳምሰንግ አሪፍና ተመጣጣኝ ነው። እንዲሁም የተለያየ ውስጡን እንትን አይተን የምንገዛበት ጉዳዮች አሉ የተለያዩ ራሙን እናያለን ስቶሬጁን እናያለን። ግን ይሄ ሳምሰንግ በሁሉም ነገር ተሽሎ የተገኘ ስልክ ነው። እንዲሁም ሌላ ስልክም እጠቀም ነበር ከዚህም በፊት አይፎንም ተጠቅሜ አውቃለሁ። አይፎን ፕሮ ማክስ አስራ ስድስትን ተጠቅሜ አውቃለሁ። እሱ ደግሞ በጣም ከሁሉም ነገር የተሻለ ነው ከ ስቶሬጅም አንፃር ከ ኳሊቲም አንፃር ባትሪ ሴቭ ማድረግ ላይ ትንሽ ችግር ቢኖርበትም ግን በጣም ምርጥ ስልክና በጣም ተመራጭ ስልክ ነው። እኔ እንደማስበው ምርጡ ስልክ ነው በዚህ ዘመን አይፎን ነው ብዬ ነው የማስበው። እና አሁን የያዝኩት ስልክ ሳምሰንግ ነው ግን ለጊዜው እሱን ከዚህም በፊት ነበር የምጠቀምበት። አሁን ሳምሰንግ ነው እየተጠቀምኩ ያለሁት። እና እነዚህ ስልኮች ከዋጋም ሆነ ከምንም ነገር አሁን ግን አሁን ባለውበት ሰዓት አይፎን በጣም ዋጋው የተጋነነ ዋጋ ነው ያለው። እነዚህ ሳምሰንጎች ግን ለሁሉም ሰው በተመጣጣኝ ዋጋ እና በአሪፍ ዋጋ የቀረቡ ስለሆነ በአብዛኛው ማህበረሰቡ እነዚህን በተመጣጣኝ ዋጋ ይጠቀማቸዋል ማለት ነው። ሆኖም ግን ያው የተለያዩ ስልኮች አሉ በተመጣጣኝ ዋጋ ግን በተለያዩ ምክንያቶች ተወዳጅነት የላቸውም። በባትሪም ሊሆን ይችላል በ ስቶሬጅም ሊሆን ይችላል በተለያዩ ነገሮች እነሱ ችግር ስላለባቸው ሳምሰንጎችን ህዝቡ በጣም የሚጠቀምበት ማለት ነው። እነዚህ ሳምሰንጎች ግን የተለያየ እንትን አላቸው ጉድለቶች አሏቸው ስቶሬጅ ላይም ትንሽ ጉድለት አለው። እንዲሁም ባትሪ ላይ ብዙም ባትሪ ለረጅም ሰዓት ሊቆይ አይችልም እነዚህ ፊክስ ከተደረጉ በጣም አሪፍ የሆኑ ስልኮች ናቸው ብዬ አስባለሁ። አመሰግናለሁ።